የድርጅትን በዓል ትወደዋለህ? የሚለው ያው የድርጅትን ባዓል ብዙም አልወደውም ምክንያቱም የድርጅትና አሰራር በጣም ብልሹ አሰራር ነው። የሆነ ማለት ቤተሰብ ሰው ሰው ሰው የሚያሰራ ባል ነው ባል አለው። ድርጅት ሲባል ደሞ አንድ ያው እቅድ መኖር አለበት። ግብ የሚባል ነገር ማለት ነው። ማለት የሰራተኛ አያያዝ የሰራተኛ አቀጣጠር እና እቅድን ምንድነው እቅድን መጨረሻ ነው ምናየው ትርፋማ ያደርገዋል አያደርገውም የሚል። መምጣት አለበት እና ስለዚህ የድርጅት አቀጣጠር ባህል በጣም የኋላ ቀር ነው። አሁኑን ጊዜ በተለወጠበት ጊዜ ውጤታማ ያማድርግህ። የተማረ የሰው ሀይል ነው መቅጠር ያለብህ እንጂ በቤተሰብ መልምለህ ማስገባት። በጣም ማለት እኔ ድሮ የቀረ ነው እኔም ብዙ አልስማማበትም። የቅጥር ሁኔታው ግን በጣም የሚደብር ነው። ያው በቤተሰብ በቤተሰቡ ነው የተሞላ ድርጅቱ ስለዚህ በዚህ ልክ ደግሞ ድርጅቱ። የሰአትን አጠቃቀም በጣም ዜሮ ነው። ሁሉም የስራ ቁጥጥሩም ምንም ዜሮ ነው ምንም የለውም። ምክንያቱም የቤተሰብ የተሰባሰበ ስለሆነ እኛ በእኛ ስለሆነ አንዱ ላይ አንዱ ይሸፈናል። የስራ ክህልት የሚባል ነገር የለም። እዛ ድርጅት ላይ እና እኔ ሁሌ ተቋም አቀርባለሁ ለምንድነው? ጊዜ አሁን ምንድነው የውድድር ጊዜ አይደለም እንዴ ለምንድነው? ድርጅቱ በቤተሰብ ተመልምሎ የሚገባው ለምንድነው ተወዳድሮ የማይገባው ብዙ የተማረ ወጣት እኮ አለ እዚህ ሀገር ላይ። ለምንድነው አቅም ያለው ሰው ገብተን ለምንድነው የማይሰራው ድርጅት ለምንድነው? ውጤታማ ሆኖ ለሀገርም ጠቅሞ ለራሱም ማይጠቅም ለምንድነው ተጨማሪ ስራ እድል መፍጠር እያቻለ አሁን ወደኋላ እየቀረ ያለው። ስለዚህ የአቀጣጠር ስልታችን መቀየር አለብን ለምንድነው በቤተሰብ የምናረገው? ሰው ለምንድነው የሚማረው ለመወዳደር አይደለም እንዴ ብዬ ብዙ ጥያቄዎችን አቅርቤያለሁና። አዎ የሚሰማ ነገር ግን የለም አንዳንዱእውነት ነው። እውነት ነው ብለው ያው ከአንገት በላይ ይናገራል ሆኖም ግን ወደ ተግባር ሲመጣ ግን ምንም ነገር የለም። እና እኔ አልወደውም በጣም ነው የምጠላው። አሁን ደግሞ በቅርብ ቀን እለቃለሁ ወደ ሌላ ነው ምገባው ምክንያቱም። ክፍያ አሪፍ ክፍያ ይሰጠኛል ሆኖም ግን ክፍያ ተቀብዬ መሄድ ስለማልችል ድርጅቱ መቀየር አለበት ብዬ አስባለሁ። እና በዛ ልክ መለዝ በጣም ዘመናዊ በሆነ። አሰራር የሚሄድ ድርጅት ነው እኔ የምወደው ምክንያቱም። ያው የምትሰራው ለሀገር ነው ለራስህ ነው። ድርጅት ካደገ ደግሞ ብዙ ወጣቶችን ስራ እድል ይፈጥራልና። በዛ ልክ ነው ማሰብ ያለብን እንጂ ዝም ብለን ቤተሰብ ሰብስበን። የኔ አባቴ እኔ ጓደኛ እያልን ሰብስበን ስናበቃ ድርጅትን ደሞ ወደኋላ እየጎተትን። መሄድ የለብንም ብዬ ነው የማስበው። እኔ ስለዚህ አሁን እኔ የወሰንኩት ያው ድርጅቱ ያቀጣጠር ሁኔታውን የስራው ሰአቱን ያው እቅዱን የማይቀይር ከሆነ እኔም ለመልቀቅ ዝግጅቴን ጨርሳለሁ። እና መሆን ያለበት አጠሪ ድርጅት መሆን ምንድን ነው? ወጥ የሆነ አሰራር መኖር አለበት እቅድ መኖር አለበት ያቀጣጠር ሁኔታው ደግሞ በጣም ነፃና ግልጽ መሆን አለበት። ፍትሀዊ መሆን አለበት። ለምንድነው የዴሃ ልጅስ የት ገብቶ ሊቀጠር ነው? የሀብታም ልጅ አምጥተህ ታገባለህ የቤተሰብ ልጅንም አምጥተህ ታገባለህ ብሄርን በብሄርን መመልመል ይሄን በጣም እንደ ኢትዮጵያ ውርደት ስለሆነ። የተወራረደ የመጣም ስለሆነ ይሄ ባህል ካልጠፋ። በኢትዮጵያ ያለው ድርጅቶች መቼም አያድጉም መቼም ተዋዳዳሪ መቼም አለም አቀፍን የሆነ ውድድር አያረጉም አያቁም ሊያረጉም አይችሉም። ስለዚህ የአሰራራችን ሁኔታ የእቅዳችን የሰዓት አጠቃቀማችን ምርቶቻችን እንዴት መሸጥ እንዳለብን ካላወቅን ደግሞ እድገት የሚባል ነገር የለም። እዛ ላይ ብርህን እየተቀበልክ ትሄዳለህ እድገት የለም። የሀገሪቱን ኢኮኖሚ እየጎዳህ ብዙ ነገሮች ነው ባይ ዘ ዌይ የምትጎዳው። የባለቤቱ ድርጅት አይደለም የሚጎዳው። ከባለቤት አልፎም ወደ ሀገር ነው የሚሄደው። የሀገር ኢኮኖሚ በጣም ወደ ወረደ። ኢኮኖሚ ነው የሚገባው ገቢ ነው የሚገባው ምክንያቱም ግብር ካልከፈለ የሀገር አታድግም። ምክንያቱም ግብር ከሌለ ደግሞ ማንኛውም ሰራተኛ ሊቀጠር አይችልም። ከሁሉም ነገር ተሰብስቦ ነው። ከሁሉም ድርጅት ተሰብስቦ ነው ግብር የተሰበሰበ ግብር ነው ስራ ሚፈጥረው ለወጣቶች። ስለዚህ አሁን የወጣ ማለት እንደዋልኩት ነፃ የሆነና ፍትሃዊ የሆነ አሰራር ሞነር አለበት። እንጂ ዝም ብለው የአጎቴ ልጅ ነው። የእህቴ ልጅ ነው እያልክ እያመጣህ እየደረደርክ እዛ። ምንም እውቀት ሳይኖረው ሲኮርጅ ከርሞ ዩኒቨርስቲ ተመርቆ የሚገባበት ነገር የለም። ስለዚህ መቀየር አለበት ብዬ ነው። ምፈልገው።